እሺ በዚህ ቅዳሜ እና እሁድ ምን ታደርጋለህ? ይላል። የማደርገው ትምህርት ላይ ስለሆንኩኝ ኤግዛም ደርሷልና ለፈተና ዝግጁ እሆናለሁ። እማጠናቸው ኮርሶች ይኖሩኛል እነሱን አጠናለሁኝ። ከዚህ ውጪ ያው ራሴን ከጓደኞቼ ጋር እምገናኝበት ሪፍሬሽን የምናደርግበት ጊዜ ነው። እና ቅዳሜና እሁድን በዚህ ነው የማሳልፈው።

እሺ ዋይፋይ ትጠቀማለህ ወይ ለሚለው? እጠቀማለሁ በተለይ ስራ ቦታ ላይ በምሆንበት ጊዜ ዋይፋይ ስለሚኖር እዛ እጠቀማለሁኝ ቤት ከመጣሁኝ በኋላ። ግን ዋይፋይ ምቹ ስላልሆነ ያሉበት ቤት የምጠቀመው በዳታ ነው። እና ባገኘሁት አጋጣሚ ግን ዋይፋይ እጠቀማለሁ